ወተት ትጠጣለህ ብለህ ለጠየከኝ ጥያቄ አዎ አብዛኛው ጊዜ እኔ የምጠጣው ወተት እጠጣለሁ እንዲሁም ማኪያቶ የሚባለውን ቡናና ወተት የተደባለቀበት ማኪያቶ በጣም እወዳለሁ። እርጎ አይብ የተለያዩ የወተትና ወተት ተዋጾዎችን እጠቀማለሁ ማለት ነው። እርጎ አይብ ቅቤ ጨምሮ ለሰው ልጆች በጣም አስፈላጊ ነው። የወተት ተዋጾዎች ለጤናችን በጣም አስፈላጊ ናቸው ተብሎ ይመከራል። እንዲሁም ሁል ጊዜ እንድንጠቀም የህክምና ባለሙያዎች የጤና ባለሙያዎች ምክር ይሰጡናል ማለት ነው። ስለዚህ በወተት ውስጥ የተለያዩ የፕሮቲን እና የተለያዩ ሁሉንም አይነት የምግብ አይነቶችን በአንድ ቦታ ማግኘት የምንችለው ከወተት ነው ተብሎ ብዙ የጽሁፍ ጽሁፎች ይናገራሉ ማለት ነው። ስለዚህ የጤና ባለሙያዎችም ይህንን ወተት ህፃናቶችም ትላልቅ ሰዎችም እንድንጠቀም ምክር እየሰጡን ይገኛሉ። እኛም ይሄንን ምክር ተቀብለን ተግባራዊ ማድረግ አለብን ብዬ አስባለሁ።

በቀን ስንት ሰዓት ሞባይል ትጠቀማለህ? ብለህ ለጠየከን ጥያቄ ምላሽ ለመስጠት ነበረ አብዛኛው ጊዜ እኔ ሞባይሌ ከእኔ አይለይም ምክንያቱም ብዙ ስራዎችን የምሰራው በሞባይሌ ነው። የቢሮም በመስመር ላይ የሚሰሩ ስራዎችንም የምሰራው ከሞባይሌ ጋር የተያያዘ ስለሆነ ሞባይሌ ከእኔ እጅ ተለይቶኝ አያውቅም ማለት እችላለሁ። ብዙ ጊዜ ነው ቻርጅ ለማድረግ ካልሆነ በስተቀር አብዛኛው ጊዜ እንዲሁም የእንቅልፍ ሰዓቴ በስተቀር አብዛኛው ጊዜ የሞባይሌን ከእኔ አይለይም ማለት ይቻላል። በቀን ይሄን ያህል የተወሰነ ሰዓት ብቻ ነው ብዬ መወሰን አልችልም። አብዛኛው ሰአቴን ከእንቅልፍ ጊዜ ውጪ በሞባይሌ አብዛኛው ጊዜ በስልክ እጠቀማለሁ ማለት ነው። ስልኬን ከእኔ አይለይም ማለት ነው። ስልኬ ከእኔ የተለየ ማለት በጣም ነው የሚሰማኝ ቅር ይለኛል ማለት ነው። ምክንያቱም ብዙ ቀኑን ሙሉ ስነካካ አንድ የሚሰሩ ስራዎችንም የሚደወሉ ስልኩ ቁጥሮችም እኔም እጄ አያርፍም ብዙ ነገሮችን ስልኬን እየነካካው ነው የምውለው ማለት ይቻላል። ስለዚህ በቃ እንደ ሱስ ሆኖብኛል ማለት ይቀለኛል። ስለዚህ ስልክ አልፎ አልፎ ባናበዛ ጥሩ ነው። ምክንያቱም ጉዳት ይኖረዋል። እጃችን አንዳንድ ጊዜ ይደነዝዛል የእጃችን ላይ ያሉ ነርቮች የሚጎዱ ይመስለኛል። አንዳንድ ጊዜ ቀኑን ሙሉ ስጎረጉር ለአይንም ጉዳት ያመጣል። የስልክ ስለዚህ የስልክ ሱሰኝነት በጣም በዝቷል። አብዛኛውን በሀገራችንም የቲክቶክ ተጠቃሚ ቁጥር ከፍተኛ በዝቷል። ይሄ ደግሞ ሱሰኝነቱ በዝቷል ማለት ይቻላል።

የስራ ግምገማ ይደረግልሃል የሚለው ጥያቄ ምላሽ ለመስጠት ነበረ እኔ አሁን በምሰራበት መስሪያ ቤት ውስጥ። በየሩብ አመቱ የስራ ግምገማ ይደረጋል። እኔም በስሬ ያሉትን ስድስት ሰራተኞች የስራ ግምገማቸውን ገምግሜ ከ አስቀምጣለሁ ከአምስት ፐርሰንት ማለት ነው። እኔን ደግሞ የሚገመግመኝ የኔ አለቃ በዋናው መስሪያ ቤት የሚገኝ ማለት ነው። ይህ የስራ ግምገማ ከተገመገምን በኋላ ማንኛውም የደሞዝ ጭማሪም ሆነ የስራ እድገት ሚወሰነው በዚህ የስራ ግምገማ መሰረት በማድረግ ነው። ስለዚህ እኔም ከስሬ ያሉትን ሰራተኞች ምን ምን አይነት ስራ እየሰሩ ነው የሚለውን የግል ማስታወሻ ሁል ጊዜ በሚሰሩበት ስራ ጥሩ ስራም ሲሰሩ መጥፎም ስራ ከሰሩ ማስታወሻዬ ላይ እየያዝኩኝ በየሩብ አመቱ በአመት ሶስት ጊዜ ማለት ነው እገመግማቸዋለሁ ማለት ነው። ይህን የግምገማ ውጤታቸውን ከ ገመገምኳቸው በኋላ አይተው አስታየት ሰጥተው ቅሬታም ቢሆን ቅሬታቸውን ተቀብዬ እንዲፈርሙና መሻሻል የሚገባውን ተነጋግረን ገምግመን ወደ ዋናው መስሪያ ቤት እንልካለን ማለት ነው።

እድለኛ ነኝ እድለኛ መሆኔ አውቃለሁ እድለኛ ነኝ ብዬ አምናለሁ እግዚአብሔር ይችን ቀን ስለሰጠኝ ለዚች ቀን ስላደረሰኝ ይችን እስትንፋስ እንድትተነፍስ ስላደረገኝ ሁሉ እግዚአብሔርን አመሰግነዋለሁ። እድለኛ ነኝ ብዬ አስባለሁ ሁሉ ነገር እግዚአብሔር ጤናን ሰጥቶኛል። ሀገሬን ጠብቆልኛል ቤተሰቤን ሰላም አድርጎልኛል። የጎደለብኝ ነገር የለም። እበላለሁ እጠጣለሁ እሰራለሁ እግዚአብሔር ይመስገን። እድለኛ ነኝ ብዬ ነው የማስበው እንደኔ። ስለዚህ እድል እግዚአብሔር ለዛሬ ስላደረሰን ራሱ ልናመሰግን ይገባናል። ይሄ ራሱ እንደ እድል ነው። ይሄንን ቀን ያላገኙ ይሄን ቀን ያልዋሉ መተንፈስ ያልቻሉ ከአልጋ መውረድ ያልቻሉ የታመሙ ስላሉ። እግዚአብሔር ይመስገን ብለን ይሄንን እድል መጠቀም አለብን አመሰግናለሁ።

ምን አይነት ዳቦ ትወዳለህ? ብለህ ለጠየቅከኝ ጥያቄ እኔ ቤት ውስጥ የሚሰራ በባህላዊ ድፎ ዳቦ የሚባለውን ዳቦ ነው የምወደው። እሱም ከስንዴ የሚዘጋጀው ነው። እቤት ውስጥ ነው የሚዘጋጀው። ስለዚህ ውጪ በማሽን የሚዘጋጀው ግን የተፈተገ ሲሆን እሱ ብዙ ጊዜ የጨጓራ ህመምን ያመጣል ብሎ ሰዎች ሲሉ እሰማለሁ። በቤት ውስጥ የሚዘጋጀው ግን ምንም ሳይፈተግ ስንዴውን ብቻ በማስፈጨት የሚዘጋጅ ነው። እሱ በጣም ቤት ውስጥ የሚዘጋጅ በመሆኑ እና የተለያየ ለሰዎች ማይመቹ ነገሮች አይጨመርበትም። ቅመማ ቅመም የተለያዩ ነገሮች ይሄ ራሱን ችሎ ምንም የስንዴው ቅርፊት ሳይነሳ የሚዘጋጅ በመሆኑ ለሰው ልጅ ጤና በጣም ጠቃሚ ነው ይባላል። እንዲሁም ከስንዴው ቅርፊት ላይ የሚገኙ ለሰዎች ሚጠቅሙ ሚነራሎችም የምናገኘው ጠቃሚ ነገር የምናገኘው ስንዴ ቅርፊት ላይ ያለው በመሆኑ እሱ አለመነሳቱ እና እንደዚሁ በመፈጨቱ ጠቃሚ ነው። አመሰግናለሁ።

አቧራ ችግር ይፈጥርብሃል ብለህ ለጠየቀኝ ጥያቄ አዎ አቧራ ለጤናችን በጣም ከባድ እና በጣም መጥፎ ነው። አይናችን ውስጥ እየገባ አቧራ። ጆሮአችን ውስጥ ፀጉራችን ላይ እንዲሁም ልብሳችንን በማቆሸሽ እንዲሁም እቤታችንም ላይ ቤት ውስጥ በመግባት የኤሌክትሮኒክስ እቃዎች ላይ ይሄ እነዚህ አቧራዎች ቤቱን በማቆሸሽ። ከፍተኛ ጉዳት እያመጡ ነው ለጤናችንም ከፍተኛ ችግር ነው የሚያመጣው። ምክንያቱም በአፍንጫችን በአፋችን በኩል እንዲሁም በጆሮአችን በኩል ሲገባ ለተለያዩ በሽታዎች ይዳርገናል ማለት ነው። አቧራን ለመከላከል በአካባቢያችን አቧራ የሚነሱ ቦታዎች ውሃ ማርከፍከፍ እንዲሁም መጥረግ ያስፈልጋል ማለት ነው። በንፋስ አማካኝነት ቤታችን እንዲሁም የምንለብሰው ልብስ ላይ ንጽህናችንን ያጓድልብናል ማለት ነው። አቧራ ከፍተኛ ጉዳት አለው። ምክንያቱም በአይን ሲገባ የትራኮማ በሽታን ያመጣል የተለያዩ በሽታዎች የሳንባ ምናምን የተለያዩ በሽታዎችን ስለሚያመጣብን ከፍተኛ ጥንቃቄ ያስፈልገናል ማለት ነው። በአፍና በአፍንጫችን ከገባ ደግሞ ለጤናችን ከፍተኛ ጉዳት ስለሚያመጣ ከዚህ በሽታ መጠንቀቅ ያስፈልገናል ማለት ነው። ከአቧራ ርቀን ራሳችንን መጠበቅ ያስፈልገናል ብዬ እገምታለሁ። የጤና ባለሙያዎችን ትራኮማ ከዚህ ከአቧራ እንደሚመጣ ብዙ ጊዜ ይናገራሉ። እኛም ከአቧራ መከላከል ራሳችንን መጠበቅ ያስፈልገናል ብዬ እገምታለሁ፤ አመሰግናለሁ።

ሻማ መብረት ትወዳለህ ብለህ ለጠየቀኝ ጥያቄ አዎ ሻማ መብረት ምወደው አመት በዓል ሲኖር ልደቶች ሲኖሩ እንዲሁም ወራዊ በዓሎች ሲኖሩ የሻማ ማብራት ፕሮግራም እናደርግና እናከብራለን ማለት ነው። እንደዚሁም በቤተክርስቲያን ሚካሄዱ የአመታዊ በዓሎችን አስመልክቶ። ኢትዮጵያ ውስጥ በአሁኑ ሰዓት በየአራት ወሩ የእንቁጣጣሽ፣ የመስቀል፣ የገና የጌታችን የኢየሱስ ክርስቶስ ልደት፣ የጥምቀት፣ የፋሲጋ እንዲሁም ወራዊ በዓላቶችን አስመልክቶ የሻማ ማብራት ፕሮግራም በቤተክርስቲያንም እንዲሁም እኔ በቤት ውስጥም እናካሄዳለን ማለት ነው። ሻማ እንደ ምስጋና ይቆጠራል ማለት ነው። በቤተክርስቲያን ውስጥ ሁል ጊዜ ሻማ በመብራት እንዲሁም ጧፍ የተለያዩ ዝግጅቶችን በማዘጋጀት የሻማ ማብራት ፕሮግራም ይካሄዳል ማለት ነው። እኔም የሻማ ማብራት በቤት ውስጥም ሆነ በቤተክርስቲያን በመሄድ የሻማ ማብራት እያደረኩኝ በጸሎት በመዘመር እግዚአብሔርን አመሰግናለሁ ማለት ነው። ቴንኪው

ለስራ ትጓዛለህ ብለህ ለጠየቀኝ ጥያቄ ምላሽ ለመስጠት ነው እኔ ለስራዬ የምጓዘው ለ አስራ አምስት ደቂቃ ብቻ ነው ከዛ በኋላ ቅርብ ስለሆነ ቢሮዬ እኔ የምሰራበት ቦታ የአስራ አምስት ደቂቃ ጉዞ በማድረግ ወደ ቢሮ እሄዳለሁ ማለት ነው። የስራ ቦታዬ ከሌሎች የሰራተኞች የኔ የቅርብ ቦታ ስለምኖር የስራ ቦታዬ በጣም ቅርብ ነው። ለምሳም ወደ ቤቴ በመሄድ ምሳ ከበላው በኋላ የአንድ የአስራ አምስት ደቂቃ እረፍት ካደረኩ በኋላ ወደ ስራዬ ቦታ በታክሲ እመለሳለሁ ማለት ነው። ጠዋትና ማታ ግን በእግሬ በጣም ቅርብ በመሆኑ ምክንያት አየሩም ስለማይከብድ የእግር ጉዞ በማድረግ ወደ ስራ ቦታዬ እሄዳለሁ ማለት ነው። አመሰግናለሁ።

በተፈጥሮ ውስጥ መራመድ ትወዳለህ ለሚለው ጥያቄ ለመመለስ አዎ እኔ ተፈጥሮን በጣም ነው የምወደው ተፈጥሮ ጋር ያለኝ ቁርኝት ከፍተኛ ነው። ተፈጥሮ ለቱሪስት እንዲሁም ለቀን ለቀን ህይወታችን ተፈጥሮ በጣም አስፈላጊ ነው። ተፈጥሮን ስናከብር የአየሩ ሁኔታ አይዛባም የአየሩ ሁኔታ ሳይዛባ ሲቀር ደግሞ ምርትና ምርታማነታችን ይጨምራል ማለት ነው። ስለዚህ ከተፈጥሮ ጋር ያለን ቁርኝት ከፍተኛ መሆን አለበት እንደ ሰው ልጅ ተፈጥሮን መንከባከብ ያስፈልጋል። ለምሳሌ ደንን መንከባከብ አትክልቶችን መትከል ዛፎችን ትላልቅ ዛፎችን ሀገር በቀል ዛፎችን መትከል ያስፈልጋል። ተፈጥሮን ስንከባከብ ወቅቱ የዝናብ ወቅት በወቅቱ ይዘንባል። ያ ዝናብ ምርት በወቅቱ የምንፈልጋቸውን ለምግብነት የምንጠቀማቸውን ምርቶች በወቅቱ እንዲደርሱልን ይያ ይጠቅመናል ማለት ነው። ስለዚህ ተፈጥሮን መንከባከብ ያስፈልገናል። በተፈጥሮ ተፈጥሮን ልክ እንደ ልጃችን መንከባከብ ያስፈልገናል ብዬ እገምታለሁ አመሰግናለሁ።

በስራ ቦታ ጓደኛ አለ ለሚለው ጥያቄ አዎ። በስራ ቦታ ጓደኛ አለኝ ልክ እንደ ጓደኛ እንደ ስራ ባልደረባ ሆነን አብረን የምንሰራቸው ሰዎች አሉ። እነሱም በመከባበር በመተጋገዝ ስራዎችን አብረን እንሰራለን። ሀላፊነታችንን በአግባቡ እንወጣለን። ሻይ ቡና እያልን የስራ ሰዓት እያከበርን ስራ ሲኖር በስራ ሰዓት ስራችንን እንሰራለን። ከስራ ሰዓት ውጪ ደግሞ ስለ ማህበራዊ ጉዳይ ስለ እድገት ስለ ሀላፊነት ስለተለያዩ ነገሮች እንጫወታለን እናወራለን። ሀሳብ እንቀያየራለን ስለዚህ በስራ ቦታ አንድ ጓደኛም እንደ ስራ ባልረማም አብረን የምሰራ ሰዎች አሉ ማለት ነው። እና ከስራ ከለቀቁ በኋላም ልክ እንደ ጓደኛ እንደ ቤተሰብ እየደወሉ እንዴት ነህ? ሀሳባቸውን ሼር የሚያደርጉኝ ሀሳባቸውን የሚያካፉሉኝ ሰዎች አሉ። ከዚህ በፊትም ስለዚህ ሰዎች በስራ አጋጣሚ ቢገናኙም ከስራ በኋላ ስራም ከለቀቁ በኋላ ልክ እንደ ዘመድ እንደ ትልቅ ሰው አብሮ ሀላፊነት በመወጣት። ልክ ከስራ በኋላ ትልቅ ሀሳብን ሼር በማድረግ አብሮ መስራት ያስፈልጋል አመሰግናለሁ።